ቀርቃሃ አካባቢው ያድጋል። ቀርቃሃ በእኛ አካባቢ አያድግም። በቅርበት አይቼውም አይቼው ማውቅ አይነት ተክል አይደለም። በቴሌቪዥን ወይ እንደዚህ ዶክመንተሪዎች ምናምን ሲሠሩበት ነው እንጂ አይቼ ማለፍ የማውቀው። በቅርበት አይቼው አላውቅም። ነገር ግን ከቀርቀሃ የተሰሩ በጣም ምቹ የሆኑ እቃዎች በተለይ ደግሞ ወንበርና ኮርስ ጠረጴዛዎች ምናምን አይቼ አውቃለሁ። በቅርበት ከዚያ ውጭ ግን እንደዚህ በተክል ሆኖ ምናምን አይቼው አላውቅም። በቴሌቪዥን በብዙ ደግሞ ዶኮመንተሪዎች በተለይ ደግሞ ደቡብ ክልል አካባቢ እና እነዚህ እንጂ ሜክሲኮ ምናምን ወይ ህንዶች ጋር ምናምን ብቻ የሆኑ የውጭ አገር ዜጎች እየቆረጡ እና ለተለያየ አላማ ሲጠቀሙበት ደሞ በጣም አመቺ ነው እንትን ይመስለኝም ነበረ። ቶሎ የሚሰበር ምናምን አይነት ነገር ነበር የሚመስለኝ እንዲሁ ሳየው የሆነ ሸንበቆ የሚመስል አይነት ነገር ስላለው አቅም የሌለው በቀላሉ የሚሰበር ምናምን ነበር የሚመስለኝ። ግን ለካ በጣም ጠንካራ ለብዙ ነገር መሆን የሚችል ሁሉም ቀርቶ ወንበር መስራት የሚያስችል አይነት። ተፈጥሮ አለው ተክል ነው አልጋ አልጋ ራሱ በቀርቃሃ ይሰራሉ በጣም የሚገርም ጥንካሬ ያለው ተክል ነው። እንደገና ደግሞ ከጥንካሬ ባሻገር በጣም የሚያምር ውበት አለው። ውበት አለው ምንም ቀለም ሳይቀባ ራሱ ይሄ ቢጫው ቀለሙ በጣም ነው የሚያምረው። እንዲሁ ቢጫውን ብቻ አንድ አምስት ስድስት ጠረጴዛ በዛ በቀርቃሃ ተሰርቶ ጠረጴዛ ወደ በተመሳሳይ ቅርጽ ተሰርቶ ብቻውን የሚያምር ጌጥ መስራት ይቻላል ወይ ደግሞ የሚያምር የመመገቢያ ጠረጴዛ ከነወንበሩ መሰራት ይቻላል። እንደገና ደግሞ ብቻውን ተሰርተው እንደገና ለተለያዩ እቃ ማስቀመጫም የሚሆኑ እንደ ዘንቢል አይነት ሊሆን ይችላል። አልያ ደግሞ ቤት ውስጥ ለቤት ማሥዋቢያነት የሚያገለግሉ የተለያዩ የአበባ ማስቀመጫዎች። ወይ ደግሞ ቀለል ያሉ ልብሶች የቆሸሹ ልብሶች የምናስቀምጥበት ባስኬቶች ምናምን በዛ በቀርቃሃ መሰራት እንደሚችሉ። ሳይ በጣም ነው የደነቀኝ። በጣም ነው የደነቀኝ እና ጥንካሬውም የሚያስገርም ውበቱ ደግሞ ከዛ ባሻገር የሚያስደንቅ ተክል እንደሆነ አውቃለሁ። እኛ አካባቢ ግን በቅርበት ቀርቃሃ አይበቅልም። አይቼም አላውቅም እውነቱን ለመናገር በቅርበት አይቼ አላውቅም።

በተፈጥሮ መራመድ ትወዳለህ? ከምናገረው ከምገልጠው ከማወራው በላይ ለሰው በጣም ቅርብ የሆነ በጣም ደግሞ ተሳቢ የሆነ ምንድነው? ተፈጥሮ ነው ያለኝ የኔ ራሴ እና ወደ ተፈጥሮ መመልከት ማለት ወይም ማንኛውም አይነት ውሃ ሊሆን ይችላል ሰማይ ሊሆን ይችላል ነፋስ ሊሆን ይችላል የዋፋት ሊሆን ይችላሉ ብቻ በተፈጥሮ የተሰጡን ነገሮች ማየት አትክልቶች ሊሆን ይችላሉ እጽዋት ሊሆን ይችላሉ እነሱን ማየት ማለት በእኔ ትርጓሜ ወደ ራስ መመለስ ማለት ነው። እኛና አጽዋት አንድ ነን እኛና ተፈጥሮ አንድ ነን። እና እነሱን ማየት በእነሱ መሃል መራመድ ማለት ወደ ውስጥ ወደ ራስ ማየት ማለት ነው። ወይም ደግሞ እኔ ውስጥ ካለው ወይም ራሳችን ውስጥ ካለው መንፈስ ጋር አንዴ የመሆን ያህል ስሜት ነው ያለው። ምክንያቱም ሰዎች በአእምሮ በሚባል ነገር ተሸውደን የሆነ ከተፈጥሯችን ውጪ የሆነ ማንነት አቅንተን እሱን ይዘን የኖርን ያለን ፍጥረታት ነን። ተፈጥሮ ደግሞ በተፈጠረበት ማንነት ነው። እስካሁን ያለው ምክንያቱም አይምሮዬ የተባለው ነገር አልያዘም እና እስካሁን ያለው በተፈጠረበት ማንነት ነው ያለው ሰው። እኛ ከራቅነው ወይም ከተለያየ ነው ማንነታችን ጋር አይደለም ያለነው አብዛኞቻችን ተፈጥሮ ደግሞ ከተፈጠረበት ማንነት ጋር ነው ያለው። ስለዚህ እኛ እነሱ ጋር መሄድ ማለት እኛ ወደ ራሳችን ወይም መጀመሪያ ወደ ተፈጠርንበት ተፈጥሮአዊ ወደሆነው ማንነታችን የመመለስ ያህል ትርጓሜ ነው ያለው። በእኔ አመለካከት እና በጣም ሲደቅመኝ ማረፍ ስፈልግ ወይም ደግሞ ብቻየን መሆን ስፈልግ የማደርገው የመጀመሪያ ነገር ተፈጥሮአዊ ወደሆነ ወይም ተፈጥሮ ውስጥ መራመድ ነው። እኔ ባለሁበት አካባቢ ቅርብ የሆነ የተፈጥሮ ዛፎች ምናምን የበዝበት ቦታም ብዙ የለውም አንድ ብቻ ነው ያለው ብዙ ማዘወቅ ያለበት እሱም እንደመናፈሻ አይነት ነው ያለው። እሱ ጋር እሄዳለሁ ቁጭ ብዬ ቡና ስተታ ወይም ቁጭ ስለራሱ አንሮዬ ሰላም ሲሰማው ነው የሚሰማኝ ይታወቀኛል። አይምሮዬ ሰላም ስሰማው የማስበው ነገር በጣም ሲጠራልኝ ነው የሚታወቀኝ። እና በጣም ነው የምወደው በተፈጥሮ ውስጥ መራመድ። ከዛ ውጪ ግን ከእኛ እኔ ካለሁበት አካባቢ ትንሽ ራቀ ብሎ በሁለት ታክሲ የሚኬድ ጫካ ግን አለ ከዛ ጫካ ላይ አሁን እንደውም ከቅርብ ጊዜ ወዲህ ስጋት እየሆነ አመቺ ሳይሆን የቀረ ምናምን ነው። እንጂ በጣም ረጅም ሰዓታት እዛ እየሄድን ከጓደኛዬ ጋር እናሳልፍ ነበረ ምንበላውን ይዘን ሄደን ጫካውን እየተርማመድን እየተረመደን እያየነው ምን እንደሚመስል ንፋሱን እያየነው እጽዋቶችን እያቀፍን ምናምን ረጅም ሰዓት እዛ እናሳልፍ ነበር። እና በጣም የምወደው ቦታ ነበረ እንዳልኩት ከቅርብ ጊዜ ወዲህ በቃ ስጋት እየሆነ የማይመች ነገር ሆኖ መቅረት ጀመርን እንጂ ረጅም ጊዜ እዛ እናሳልፍ ነበር። እና ብዙ ሰው በተፈጥሮ መራመድ ከተፈጥሮ ጋር ጊዜውን ማሳለፍ ልምዱ ቢያደርገው እነሱ ጋር ያለውን ሰላም እነሱ ጋር ያለውን ያለውና ምንድነው ተፈጥሮአዊነት። በቅርበት መመልከት ማየት ማጣጣም ይችላል ብዬ ነው የማስበው እዛ አካባቢ ደግሞ ሁላችንም እንደምናውቀው ልጹህ አየር ነው ያለው እና ያ ንጹህ አየር ለኛ በጣም እጅግ በጣም ጠቃሚ አዳሽ መንፈስን የሚያድስ የሆነ ሀይል አለው። እና በተፈጥሮ ውስጥ መራመድ በጣም የምወደው እንደገና ደግሞ በጣም የማዘወትረውም ነገር ነው።

ሾርባ ትወዳለህ ወይ? አዎ ሾርባ እወዳለሁ አዎ በርግጥ የማዘወትረው አይነት ምግብ አይደለም። ያን ያክልም ብዙ መጠን ልመገበው እምችል አይነት ምግብ አይደለም ምክንያቱም ትንሽ ከበላ በኋላ የሆነ የጠግብ አይነት ስሜት እንዲሰማኝ ያደርገኛል። ከዛም አልፎ ደግሞ ጨጓራዬን ትንሽ ይነካኛል መሰለኝ። ከሆነ መጠን በላይ ከበላሁኝ ጨጓራዬም መታመመ እጀምራለሁ። እና በዛ ምክንያት ያን ያክል እማዘወትርው ምግብ አይደለም ግን እጠላዋለሁ ማለት አይደለም። በተለይ እህቴ የምትሰራው የሾርባ አይነት በጣም ነው እሚጣፍጠው። እና ይበልጥ ደግሞ ማታ ማታ በተለይ እንደዚህ በጣም ብርድ ወቅት ሲሆን ማታ እህቴ ትሰራልንና አንድ ላይ ተሰብስበን እንበላለን። ከዛ ውጪ። ያ ጉንፋን ሲይዘኝ ወይም ደግሞ የሆነ ሳልም እሚመስል ነገር ሊጀምረኝ ሲል ሾርባ ይሰራልኛል። እቤት ውስጥ ከዛ እበላለሁ በተለይ ደግሞ ይሄ አትክልት ሾርባ በጣም ነው እምወደው። እሱ ይሻላል ከሌሎቹ የአትክልቶቹ ሾርባ ይሻላል። ትንሽ መኮሮኒና ፓስታ በጣም በትንሹ ገብቶበት እሱ ይበልጥ እወደዋለሁ። ከሌሎቹ በተጨማሪ የአትክልት ሾርባ እወዳለሁ። በዛ ላይ ደግሞ እህቴ ስትሰራ በጣም ነው የሚጣፍተው ሁል ጊዜ ሾርባ ለመመገብ ስናስብ እሷ እንድትሰራ ነው እምናግባባት። ምክንያቱም እሺ ብላ አትሰራለንም አብዛኛውን ጊዜም ታስቸግራለች የተወሰነ ትለመናለች። ግን ለምን ተሰራልናለች እና ስሰራው ደግሞ በጣም ነው የሚጠፍጥላት እንዴት እንደሆነ አላውቅም። ግን በተለየ ሁኔታ የእሷ እሷ የሰራችው ሾርባ ይበልጥ ይጣፍጠኛል። እና እንዳልኩት ብርድ በሚሆንበት ሰዓት ጥሩው አማራጭ ነው። በተለይ ደግሞ ከ ከዋናው ምግብ በፊት ሾርባ ስትበላ። ቅድም እንዳልኩት ጨጓራዬ ትንሽ ከሆነ መጠን በላይ መብላት ስለማያስችለኝ ትንሽ ሾርባ ቀምስና ከዛ በኋላ ዋናውን ምግብ እበላለሁ። ብርድ በሚሆንበት ሰዓት ጥሩ ማሞቂያ ማሞቂያ ምግብ ነው። በዛ ላይ ደግሞ የለ ለጀማሪ ጉንፋን በጣም አሪፍ እንደ መድሃኒትም ጭምር ነውና ሾርባ እወዳለሁ። እኔ ብቻ ሳልሆን ደግሞ በተለይ ሌሎች ወንድሞቼ በጣም ነው እሚወዱት ከእኔ በተሻለ እነሱ እነሱ ይመርጡታል። አዘወትሮ መመገብ ይፈልጋሉ እኔ ግን እንዳልኩት ከጨጓራዬም ጭምር ስለሚያመኝ አዘውትሬ ልበላው እምችል አይነት ወይም ደግሞ ልመርጠው እምችል አይነት ምግብ ባይሆንም ግን አልፎ አልፎ እንደ አማራጭ ምግቤ መሃል እከተዋለሁ። ከዛ ደግሞ ለእንትን አይመችም ለ ለአወሳሰድ ደግሞ አይመችም። በርግጥ ከሾርባ ይልቅ እንትን እመርጣለሁ አትክልቶቹ ለየብቻ ብበላቸው ሞር የበለጠ እመርጣለሁ። ከሾርባ ይልቅ እንደዛም ሆኖ ግን እንዳልኩት የምግቤ አንድ አካል ነው። በተለይ ብርድ በሚሆንበት ሰዓት እና ጉንፋን ሊጀመረኝ ሲል እህቴን ለምኜ እንድትሰራልኝ አደርግና እበላለሁ ማለት ነውና ሾርባ እወደዋለሁ።